በምንጣፍ ላይ እቀመጣለሁ በብዛት ሙቀት ስለሆነ ሶፋ ላይ ከመቀመጥ ምንጣፍ አንጥፎ መቀመጥን እመርጣለሁ ከልጆች ጋር ከቤተሰብ ጋር ለምን ከታች ቅዝቃዜው ስላለው አንዳንዴ አየሩ በጣም በሚሞቅበት ሰዓት ምንጣፍ ላይ እየተቀመጥኩ የቴሌቪዥኖችን የተለያዩ ስራዎችን የምሰራበት ጊዜ አለ።